እሺ በጣም ብሩ በድጋሚ ተመልሻለሁ። እንግዲህ ጥያቄው እህል መፍጨት ታውቃለህ የሚል ጥያቄ ነው? ያው እህል በተለያየ መንገድ ይፈጫል ማለት ነው። ለምሳሌ በተለያዩ የመብራቶ ኮረንቲዎች ወይም ደግሞ የመብራት ባቡር የምንለው በተለያየ መንገድ እህል የሚፈጭበት ሂደት አለ ማለት ነው። እንግዲህ እህል መፍጨት ታውቃለህ የሚለውን እኔ አላውቅበትም ማለት ነው። በፈጭቼ አላውቅም እና ያው ብዙ ጊዜ የሚፈጩት በጣም ብዙ ጊዜ እናቶች ናቸውና። ሚፈጩት ደግሞ በጣም ጥሩ የሆነ ምግብ የሚሆንበት ሂደት አለ ማለት ነው። ከዚህ ጋር የምታይዘው ደግሞ በጣም እዛ ሲፈጩ ትልቅ የሆነ የ የ እያንዳንዱ የ ሽታው ሊሆን ይችላል ደግሞ የሚቦነው ብናኝ ሊሆን ይችላል እና ያን አዲስ እውነታቸው አመድ አመድ የሚመስልበት ሂደት አለ ማለትነው። ያው ብናኙ ሲበንና ከዚህ ከዚህ አንፃር ትንሽ የሆነ የመፍጨት የዛሬ ትንሽ ጠንካራ ያለ ጥንቃኤ ሊደረግበት ይገባል ብዬ አስባለሁ ማለት ነው። ምክንያቱም የትኛውንም ስራ ስንሰራ ለጤናችን የማይጎዳም መሆኖን በሚገባ መመልከት እና ማወቅ መርዳት ይኖርብሃል ብዬ አስባለሁ ይሄ ደግሞ አይን ላይ መጣም ትልቅ የሆነ ጉዳት የሚያደርስ ነው ማለት ነው። አይን ላይ ስንመለከተው በጣም ከፍተኛ የሆነ የ አይን ብዥታ ወይን ደግሞ የአይን ቁርቋሬ በጣም የሚሰማበት ሂደት አለና ከዚህ ከዚህ አንፃር ነው። እንግዲህ በዋነኝነት ትልቅ የሆነ የጥንቃቄ ጉድለት ሲኖር በጣም ጤናችንን ሊያውክ የሚችልበት ሂደት አለ ማለት ነው። እንደ አጠቃላይ ደግሞ ትልቅ የሆነ የሙያው ሂደት ወይም ደግሞ የማስፈጨቱ ወይም የመፍጨቱ ሂደት በጣም በብዙ መንገድ መግለጽ ይቻላል ማለት ነው። ለምሳሌ በአንድ ፊት የሚፈጨው ስንዴውን ይፈጫል በአንድ ፊት ደግሞ ጤፉን በአንድ ፊት ደግሞ ገብሱን የሚፈጭበት ሂደት አለው ማለት ነው። ይሄ እያንዳንዱ የሙያ ግዴታው የሆነበት ደግሞ በዛ ተቦርብሮ በገባበት ሂደት ላይ ትልቅ የሆነ ያ እውቀት መኖር አለበት ብዬ አስባለሁ። ምክንያቱም ለምሳሌ ባቡር ገሽት ጎል ለምሳሌ የተለያየችኝ ጋር የምንለው የበጣም የሚሸረረው ሀሳቦች አጠገቡን አደርሱን ትልቅ ለንጋዴ ማድረግ ይኖርበታል ብዬ አስባለሁ። እቺ እያተይዞ በዋዳይነት ብዬ ስታይ ያን አንዱ ስሜት በጣም ትልቅ የሆነ አመለካከት ያለው ወይም ደግሞ አመለካከት ለውጥ ይኖራል ማለት ነው። እያንዳንዱን ስራ ለመስራትም ሆነ የእያንዳንዱን ሂደት ለማድረግ ያው የማያደክም ነገር የለምና እህል ማስጨትም ሆነ መስጨት በጣም ከባድ የሚሆንበትም ሂደት አለው። ያው በቀላሉ አሁን አሁን ላይ እያንዳንዱ ቴክኖሎጂ ሂደት አስገራሚ በሆነበት ሁኔታ ላይ ትልቅ የሆነ ሙያ ክህሎት ያዳበረ ሰው የተለያየ የማሽን አይነት ይኖራሉ። ለምሳሌ የተለያየው ስንመለከት ለምሳሌ ዘይት መጨመቂያ ሊሆን ይችላል ደግሞ የ አጃክስ ሳሙና ማምርቻ ሊሆን ይችላል ወይም ደግሞ ተለያዩ ምኒላርጎ ምላቸውን እነሱን ማምረቻ ሊሆን ይችላል እያንዳንዱ የራሱ ሂደት ስላለው ሁሉም ትልቅ የሆነ ቦታ አለው ብዬ አስባለሁ። ምክንያቱም እያንዳንዱ በየዘርፉ ሰው የተደራሸ የሚሆንበት ሂደት አለና በኋላ ሂደት ግቢ ይሄ ይሄ ይመስላል ማለት ነው። እንዳጠቃይ ትልቅ የሆነ የአመለካከት ለውጥ የሚኖሩባቸው የተለያዩ ወንዶች ቢሰሩት በጣም መልካም ነው ብዬ አስባለሁ። እና ያው ወደዚህ ስራ ላይ እናቶች ናቸው የሚያዘወትሩት እና ከዚህ ከዚህ አንፃር ትልቅ የሆነ ግምት ውስጥ አስገብቶ ስራውን በትልቅ ወገድ መስራት ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ እንግዲህ የእህል መፍጨት ሂደት በተወሰነ መንገድ ለመግለጽ ሞክሬያለሁ ብዬ አስባለሁና በዋኔነትም የጠቀስኩት ሲለዚ አለ ብዬ አስባለሁ ምክንያቱም ከመፍጨት ጋር ተይዞ በተለያየ በዋኔ እና ይሄን ይመስላል እና አጠቃላይ የስናየው

እሺ እንግዲህ ወደ ጥያቄ ስገባ በመስመር ላይ ግጂ ትፈጽማለ የሚለውን ደግሞ ግዢ ነህ የሚል ነው ማለት ነው። እንግዲህ ግጂ በተለያየ መንገድ ሰዎች እንደ አጠቃላይ በአለም ላይ ያሉ ሰዎች በጣም በብዙ መንገድ። ብዙ የአንዳንዱን የእቃ ሂደት ሊሆን ይችላል እንዲሁ ደግሞ ያ አገልግሎት የምርት ማምረት። እንዲሁም ደግሞ የተለያየ የተለያየ ለምሳሌ ብረታ ብረት የሚሰሩ ሊሆን ይችላል። በኢንዱስትሪ ላይ የተማሩ ሰዎች ሊሆን ይችላሉ በተለያዩ እንዱስትሪ ለምሳሌ በጨርቃጨርቅ ሊሆን ይችላል ወይም ደግሞ እርሻም ሊሆን ይችላል። ብዙ መንገድ ተሰማርተው ለ ህዝቡ ደግሞ ራሽ የሚያደርጉበት ሂደት በጣም ደስ ይላሉ ያሰባሉና ይሄ ደግሞ ትልቅ የሆነ የረቦች አመራር ስለዚህ ነው ማለት ነው። ደግሞ ትልቅ የሆነ የሚሰሩ ስራዎች ወይም ደግሞ ተግባራዊ የሚደረጉ የስራ ህይወቶች እንደ አጠቃላይ ትልቅ የሆነ ዋስትና ይሚፈልጉ ናቸው ብዬ አስባለሁ። ምክንያቱም ደግሞ እያንዳንዱ የባለሙያ ሂደት ሊሆን ይችላል እንደሁም ደግሞ የእያንዳንዱ የሙያ ክህሎት ላይ የተሰማራ ሰው በጣም ከፍተኛ ሁኔታ። እያንዳንዱ ስራዎቹም በተገቢው መንገድ ይሰራል ማለት ነው። ወይም ደግሞ እያንዳንዱን የክህሎት ሂደትን በጣም በተገኘው መንገድ የሚያከናውንበት ሂደት አለ ማለት ነው። ስለዚህ ሁሉም ነገር በተሻለ መንገድ እየሰራን ስንሄድ በጣም ጥሩ የሆነ በጣም ውጤታማ ሊያረገን የሚችል ስራ አምጥቼልሀለው። ወይም ደግሞ ሰርቻለሁ የምንለውን ከልባችን ሊኖረን ይገባል ብዬ አስባለው። እና ከዚህ ጋር ተያይዞ ትልቅ የሆነ የ ክህሎት የመያዝ ወይም ደግሞ ሙያዊ ግዴታን በደንብ የመተግበር ሂደት ኦባም አስባለው። ለምሳሌ አንድ መኪና አሽከርካሪ ዛሬ አመት ወደ ገደል አይለቀውም እና ምክንያቱም አንደኛ እሱም ህይወቱ ያልፋሉ አንደኛ ደግሞ ከኋላ ያሉት ሰዎች አብረውታል በጣም አጣራጭ የብዙ ወጣት የብዙ ወጣት ነው የተሻለ አርግቶ እኔ እንደዚህ ነገር ዋስትና የሚሆንበት ሂደት ደግሞ አለ ብዬ አስባለሁ። ለዚህ ከዚህ አንፃር ይሆን አምላካለትም ላውጥ ሲኖረው ደግሞ እንደውም የሚያደርግበትም ሂደት ይ ይኖልል ብዬ አስባለሁ። እና ከዚህ ከዚህ አንፃር የአምላካለትም ሆነ የስራ ለውጥ ሲኖረው በጣም በደስታ እሺ የምንለው ደግሞ እያንዳንዱ በየቤታችን የስራ ሂደቱን የምንሰራበት ሂደት በተወሰነ መንገድ የተለያየ ቢሆንም እንደአጠቃላይ ግን ጥሩ የሆነ የሙያ ክህሎትን የምናዳብርበት ሂደት አለማለት ነው። ከዚህ ከዚህ ጋር ተያይዞ ደግሞ ትልቅ የሆነ የ ሽያጭ ሞያ ወይም ደግሞ የ አገልግሎት ሞያ ሊሆን ይችላል ወይም ደግሞ የተለያዩ ልንሰጣቸው ምንችላቸው ሰዎች ብዙ ነገሮች ይኖራሉ ማለት ነው። ለምሳሌ እውቀታችንን ልናካፍል እንችላለን እንዲሁም ደግሞ ልምዶችንን ሊሆን ይችላል ወይም ደግሞ በስራ ሂደት ላይ ገንዘባችንን ሊሆን ይችላል ወይን ደግሞ በትምህርት ደረጃ ላይ በዛ በትምህርት ያለንን እውቀት ሊሆን ይችላል እና እንደዚህ እንደዚህ ያሉ ጉዳዮችን በሚገባ ለሰዎች ተደራሽ የምናደርግበት ሂደት ይኖራል ማለት ነው። ከዚህ ከዚህ ጋር ተያይዞ ትልቅ የሆነ የሙያ ክህሎት ይኖራል። አንደኛ እራሳችንን ጠቅሞን ሁሉተኛ ደግሞ አካባቢያችንን እንዲሁ ሀገራችንን እንጠቅማለን ማለት ነው። ከቤተሰብ ሲያልፍ ከዛ ያንን ያንን የምንቀጥልበት ሂደት አለ ማለት ነው። ስለዚህ ይሄን የእውቀት አድማስ በደንብ አድርጌ እያመራው እና በጣም ጥሩ የሚባል ስለዚህ ያን አንዱን የክህሎት የሙያ ምዘና ሊሆን ይችላል እንዲሁም ደግሞ እያንዳንዱን የአሰሪ ሁኔታ ሲኖር ሀላፊነት ምሰጣል በጣም በተገቢ መንገድ ይስጣል ለሰዎች ማድረግ ይኖርብናል ብዬ አስባለሁ። እና በዚህ በዚህ ኦንጻር እንግዲህ ብዙ እዚህ ያሉት እያንዳንዱ ነገሮች እኔም እንደዛ ነው። የምለው

እሺ ወደ ጥያቄ ስገባ የተጠየቁት ጥያቄ እንግዲህ በአካባቢህ ድልድይ አለው? ይሄ የሚል ነው እንግዲህ በጣም ጥሩ ጥያቄ ነው ድልድይ በርካታ ድልድዮች አሉ ማለት ነው። በዬ ሀገራችን ውስጥ እና ያው እኔ በአካባቢየ አልፎ አልፎ አንዳንድ ድልድዮች አሉ ማለት ነው። እንግዲህ ድልድይን ስንመለከት ከብዙ ነገር እንጠቀምበት ምንችል ከብዙ አደጋ ሊጠብቀን የሚችል ነው ደሞ አልፎ አልፋ አደጋ ሊፈጠርበት የሚችልም ነው ማለት ነው። እዚህ እዚህ አንፃር እንግዲህ ያው አንድ ነገር ሲፈጠር ጥሩ ጎን ይኖረዋል፣ መጥፎ ጎን ይኖረዋል እና ይሄም ታሳቢ ተደርጎ ሊሰራ ይገባል ብዬ አስባለሁ እንግዲህ ድልድይ ስንመለከት ከአንድ ከተማ ወደ ሌላኛው ከተማ ለመሄድ የተለያዩ ሸለቆዎች አሉ ጋራ ሸንተረሮች አሉ እንዲሁ ደግሞ ለመሄድ አመች ያልሆኑ ቦታዎች አሉ ማለት ነው። እነኝህ እነኝህ ተካክለው እንግዲህ ከዛም በመቀጠል ደግሞ ያ የድል ልጅ ሂደት ሲኖር ብዙ ነገሮች የሚቀሉበት ሂደት ይኖራል ማለት ነው። እንደፈለገ መኪናው በዚያ ላይ ተረማምዶ የሚሄድበት ሂደት አለ ማለት ነው። ከዚህም አልፎ ጥሩ የሆነ የ ያ ካይድ የትሩም በጣም በተሻለ መንገድ የሚያርግበት ሂደት አለ ማድረግ ማለት ነው ሊጅ እንግዲህ መኖሩ የምንፈልገው ቦታ ወደ ምንፈልገው ቦታ ልንሄድበት የምንችልበት ነው ማለት ነው። እንግዲህ ድልድይ እንደ አጠቃላይ ስናየው ትልቅ የሆነ ጥቅም አለው ማለት ነው። በሀገራችን በተለይ በርካታ ድልድይ መኖራቸው በጣም ጥሩ ነው ማለት ነው። ለምሳሌ በሀገራችን ላይ በጣም ከባድ የሆነ የመሬት አቀማመጥ ወይም ደግሞ ትንሽ አስቸጋሪ የሚባሉ ቦታዎች አሉ እነኛ እነኛን እንግዲህ በተለያየ መንገድ በባለሙያዎች አማካኝነት በጥሩ መንገድ ተቆፍሮ በሆነ በተለያየ መንገድ ተስተካክለው ትልቅ የሆነ ውጤት እንዲሰጡ ለማህበረሰቡ የተሰሩበት ሂደት አለ ማለት ነው። ይሄ ደግሞ ለአንድ ሀገር ለምሳሌ ከሌላ ሀገር የሚያወጡትን እቃ ለማስተላለፍም ሆነ በዛ የሚፈልጉ ከተባለ ለማድረስ በጣም ብዙ የሚባል የእርድገት ሂደት ነው ወይም ደግሞ ብዙ የሚባል የሙያ ክህሎትን የምናይበት ሂደት ይኖራል ማለት ነው። ይሄ ደግሞ በዋንኝነት የ የሙያ ጥበብ ወይም ደግሞ የሙያ ክህሎት ስናየው ሰዎች በተገቢው መንገድ የያዙትን የሙያ ሂደት ደግሞ ለምሳሌ ድልድይ የሚሰሩ ሰዎች በጣም ትልቅ የሆነ ጥበብ አላቸው ማለት ነው። እንግዲህ ያድልድይ ሲሰሩ ብዙ ነገሮች እነሱ ጥቅም የሚያገኙበት ሂደት ይኖራል ለምሳሌ በገንዘብ ደረጃ እንዲሁ ደግሞ ሙያችን በማዳበር ደረጃም በጣም በርካታ የሆነ ሂደት የሚኖረው ይኖራል ይሆናል ማለት ነው። እንግዲህ ለምሳሌ መንገድ ስናይ መንገድ ሲሰራ እንግዲህ በጣም ዋነኛ ቦታና ትልቅ እንትን የሚይዘው የድልድይ ስራ ነው ማለት ነው። እንግዲህ ድልድይ ስንመለከት በጣም ትልቅ የሆነ ቦታ ኢሜጅ ነው ማለት ነው ድልድይ ሲሰራ እንዲህ በቀላሉሉ በትንሹ ልንሰራው የምንችለው ስራ ነው። በጣም ይሄ ደግሞ ለሙያተኞችም ሆነ ለ እያንዳንዱ ለስራ ሂደት ላይ ለተስማራው ሰው በጣም ከፍተኛ አቅም ሆነ ሂደቱን ግንባታ በተገቢ ሁኔታ ለመስራት በጣም ትልቅ የሆነ የሞያ ዘርፍ ሊኖር ይገባል ብዬ አስባለሁ። ምክንያቱም እያንዳንዱ የስራ ሂደት በተገቢ መንገድ ሲሰራ ወይም ደግሞ የተሻለ አብሮ ሲሰራ ለእያንዳንዱ አደጋ መውሰድ ይቻላል ማለት ነው ቅድሚያውኑ ምክንያቱም ደግሞ የሚልበት ምክንያት በሀገራቸው በተለያዩ ቦታዎች የትራፊካ አደጋ ወይም ደግሞ መንገድ ላይ የመኪናው መጨረሻ ሊሆን ይችላል እንዲህ ሰው ይበዛል ሊሆን ይችላል በአጋጣሚ ወደ እዛ በተሰራበት ድልድይ አካባቢ ገደል ሊገቡ የሚችሉ ሂደት እንዲሁም ደግሞ ህይወታቸው ሊያልፍ የሚችል ሰዎች አሉ ማለት ነው። እንግዲህ ይሄ ደግሞ ይሄ በአጋጣሚ የሚከሰት ክስተትም በጥንቃቄ ሁለትም ሊሆን የሚችልበት አለ እና ይሄንንም ታሳቢ አርግተን ነው እንግዲህ ከመንገድ ጉዞ ጋር ደግሞ ሹፍርና ሙያ ላይ ከተሰማራን ይሄ በጣም ወሳኝ ነገር ነው። ማለት ነው ምክንያቱም እያንዳንዱን የሙያ ጥበብንም ሆነ የሙያ ክህሎትን ስናዳብር ወይንም ደሞ ስራው ላይ ስንሰማራ በተገቢው ማንገድ መስራት የተሻለ ሙያ ያስፈልጋልና እንደ አጠቃላይ ይህን ይመስላል ማለት።

በጣም ጥሩ እንግዲህ በድጋሚ ተመልሻለሁ ማለት ነው እንግዲህ ውሃ ማምጣት ታውቃለህ የሚለው ጥያቄ ነው በጣም ጥሩ። እንግዲህ ውሃ ማምጣት በጣም ብዙ ጊዜ በገጠራማት ስፍራ ላይ የተወሰነ ጊዜ ቆይቻለሁ። እና ቀጠራዬ እንግዲህ በጣም በጣም ብዙ ጊዜ ውሃ በሌለበት ቦታ ላይ ከወንዞች በትርሃልቅ ወንዞች አካባቢ ጋር ቀይረት ወንዞች በሚገባ ነው ማለት ነው ሀ የሚቀዳው። ይሄ ደግሞ ትልቅ የሆነ የተፈጥሮ ወንድ ስታድ የሚሰጥ ነገር ነው ብዬ አስባለሁ። ምክንያቱም ስንመለከተው እንግዲህ ጅረት ውሃ ወይም ደግሞ ትልቅ የሆነ ብዙ ርቀት የሚሄድ በርከት ያለ ውሃ ጋር ሄዶ መውዳት በራሱ አንድ ደስታ የሚሰጥ ነው ማለት ነው። ምክንያቱም ያ ቦታ ላይ ትልቅ የሆነ የአእምሮ መንፈስ እርካታ አለው ማለት ነው። እንግዲህ እያንዳንዱ ፍደት ደግሞ ከዚህ ከውሃው ጋር ተያይዞ በቀላሉ የተለያዩ መስኖች ሰዎች ይጠቀሙበታል እንዴ ነው ወደ በዛ ወደ ውሃ አካባቢ ጠጋ ያሉ ሰዎች በጣም ይጠቀሙታል ማለት ነው። ከዚህ ከዚህ አንፃር ደግሞ ትልቅ የሆነ የገቢ ምንጭም የሚሆንበት ሂደት አለ ነው ብዬ አስባለሁ። እና ከዚህ የተለየ ደግሞ ትልቁ ጥቅሙ ደግሞ ውሃ ለመጠጥ የሚጠቀሙበት ሂደት አለ ማለት ነው። ምክንያቱም እኮ በጣም ትልቅ ወንዝ ነው በጣም ጅረት ነው። ከዚህ ከዚህ አንፃር ትልቅ የሆነ የሰዎች ፍሰት የሚያስተናግድበት ሂደት አለ ማለት ነው። ይሄ ደግሞ እያደረን የማህበረሰባችንን ክፍል በተገቢው ሁኔታ አቅፎና ምቆይ የሚይዝበት ሂደት አለ። እና ይሄ ደግሞ ጓደኝነት እንግዲህ ለበቅራማ ስብራው ይሄ ውሃ ይሄ ንጹህ የብርጋ ውሃ የትውብ ዋንቦ ውሃ የሚገባባቸው ቦታዎች አርፎ አርፎ ጣራ አስቸጋሪ የሚባሉ ቦታዎች አሉና እነኛ እነኛ እንግዲህ አሁን እስካ አሁን ጊዜ ድረስ በሚገባ የመንግስት ውሃ ብቻ ነው የሚጠቀሙት ማለት ነው። ያው በጊዜ ሂደት እኛ ባለን ቦታ ላይ ጥሩ የሆነ የውሃ ፍሰት መጥቷል ማለት ነው። በቃ አሉ ውሃ መግባት ችለዋል እና ደግሞ ውሃ ሲገባ በጣም ያየሁት አስተዋልኩት። ነገር ምንድነው ውሃ ሲኖር እንግዲህ በጣም የውሃ ፍሰት ወይም ደግሞ የሰዓት መቆጣጠር ሊሆን ይችላል እንዲሁ ደግሞ ከጊዜ መቆጠብ ጋር ተያይዞ ወጣ ትልቅ ውጤት ነበረው ማለት ነው። ምክንያቱም መኦየት ብቻ ሳይሆን በስራ ሂደት ውስጥ ወደ ቆይታ በኋላ ደግሞ ወደ ዘሻለ ደረጃ ላይ መረስ ግድ የሚልበት ሲለት አለና ይሄ ደግሞ ትልቅ ዋስትና የሚሆንበት ሂደት ነው ብዬ አስባለሁ። እንደ አጠቃላይ ስንመለከተው ደግሞ በልዩ ሁኔታ ስናየው እንግዲህ ውሃ መምጣት ታውቃለህ የሚለው በደንብ አውቃለሁ በደንብ ጊዜ የመጣሁባት ሂደት ነበርና ይሄ ደግሞ ተለቆ የሙያ ክሎት ነው። አራት ነው ሞተው ያጡ የእያንዳንዱ ባለሙያ ሂደት ተመልክቶበት ወይም ነው። እያንዳንዱን የ ውሃ ፍሰት እየት የት ውጣ እንዳለ በተለያዩ ቴክኖሎጂ ግኝቶች በሚገባ ተጠቅሎ ውሃ የት ውጋ አንድ ቢችል ደግሞ የሆነ ጥራት እና አስቴት ቢኖር መልካም የሆነ ያ አገር ለዋቂጠዋል ብዬ አስባለሁ። እና እንደዚህ ከትቂት ጋር ተያይዞ ትልቅ የሆነው ዋስትና የሚሆን እያንዳንዱ የውሃ ማምጣት ይሄን ደግሞ ውሃ ካለበት ቦታ ከርቀት የሚመጣበት ልጅት አለ በሃዮች ተጭኖ ሊሆን ይችላል። በሽግም ሊሆን ይችላል። ቅርብ አለ ደግሞ በተለያየ አማራጭ ውሃው ሊመጣበት የሚችልበት ሂደት ሰዎች ብዙ መንገድ ያመቻችበት ሂደት አለና። ይሄ ደግሞ በዋነኝነት የሚመለከተው ከእነሱ አንፃር ይሆ ሂደት ነው ማለት ነው። ምክንያቱም የማድረስ ያንንኳን ቢኖረው በድዩ ሁኔታ የመሸጥ ሂደቱ በጣም ይጨምራል ማለት ነው። ምክንያቱም ገና ሽጠው እያንዳንዱን የሂደት የውሃውንም ሆነ እያንዳንዱን የእቃውን የፐርሰንት ሂደትም በደንብ ሰዎች ተገንዝበው እያንዳንዱን በቃ ከግንፉት ውስጥ በማስገባት ክፍያውን በአሪፍ ሁኔታ ቢከፍሉ መርከብ አሁን ብዬ አስባለሁ። እና እንደ አጠቃላይ ስንመለከተው ግን የውሃ ጥቅም በጣም ትልቅ የሆነ ጉልህ ሚና አለው ማለት ነው። አያቱም ውሃው ማለት ነው በጣም ጥሩ የሚባል የውሃ መጠን አለው ወይም ደግሞ የውሃ ጥራት አለው ማለት ነው። እንደ አጠቃላይ

እሺ በጣም ጥሩ። በድጋሚ ወደ ጥያቄ ተመልሻለሁ ማለት ነው እንግዲህ በርካታ ጥያቄዎች እየተነሱልኝ ነው። በርካታ መልሶችን በሚገባ የመለስኩ ነው ብዬ አስባለሁ እና እንደ አጠቃላይ እንግዲህ ጥሩ ጊዜ እያሳለፍኩ ነው። በጣም ደስ ብሎኛል በኔ በኩል ተመችቶኛል ማለት ነው እንግዲህ ወደ ጥያቄዎች ስገባ ብዙ ሰነዶች ታደርጋለህ፣ ታዘጋጃለህ የሚል ጥያቄ ነው። እንግዲህ ብዙ ሰነዶች ተዘጋጃለህ የሚለው ጥያቄ እንግዲህ በጣም አሪፍ የሆነ ጥያቄ ነው ምክንያቱም እንግዲ እያንዳንዱ የሰነድ ሂደት ወይም ደግሞ የተለያየው የስራ መስራያ ሰዎች ሲሰማሩ ነው ግን ብዙ ሰነዶችን ይይዛሉ ማለት ነው። ለአጠቃላይ የህይወትም ሰነድ የሚይዙበት ይኖራል ብዬ አስባለሁ እና እንዲሁ ደግሞ በዋነኝነት የሚሰሩትን ስራ ከትልቅ የአስተሳሰብ ሂደት ጋር አያይዘው በተገቢው መንገድ የሚሰሩበት ሂደትም አለ ማለት ነው። እንግዲህ እያንዳንዱ የ ሰነድ አያይዝ በተወሰነ መንገድ ቢለያይም በጣም በጣም ብዙ የሚባል እኛ ጋር የተማሪ ሰዎች በተገቢው መንገድ ብዙ ሰነዶችን የሚሰጥበትን ለሰዎች ይህ ከሚያሳልፉበት ሂደት አለ ማለት ነው። እንግዲህ ሰነድ ስንመለከት፣ እንግዲህ ሰነድ ማለት እንዳጠቃላይ ስናየው የተለያዩ ለምሳሌ በአንድ ቢዝነስ ላይ የተሰማራ ሰው ስለዛ ቢዝነስ የሚይዘው የተለያይ ጽሁፍ ይኖራል። እንዲሁም ደግሞ በቢዝነስ ላይ ብዙ ነገሮች ታግዳሮት ሆነ እንዳለ ወይም ደግሞ ምን አይነት ትንሽ አስቸጋሪ የሚባል ጊዜ እንዳለ እያንዳንዱን ነገር በሚገባ የሚተነትንበት ሂደት ይኖራል እና ያው ይሄ ደግሞ በዋንነት በተሻለ መንገድ የሚለው ሲለት ካለን በጣም ጥሩ የሆነ ውጤት የምናገኝበት ሂደት ለማለት ነው። ምክንያቱም ለምሳሌ እንኳን ብንመለከት እያንዳንዱን ያገኘነውን አገኘነውን ትርፍና ያጣነው ኪሳራ እንኳን ለማወቅ የሰነድ ከሌለን ምንም አይነት ነገር ምንም ማላውቅበት ሂደት ይኖራል ማለት ነው። ምክንያቱም ተርፉ መቼ እንደሆነ ወይ ደግሞ በስተመጨረሻ ትርፉ ምን ያህል እንደሆነ ለማወቅ በተለያየ መንገድ እንቅስቃሴ የሚያደርጉት ሰዎች ይኖራሉ። እነሱ ደግሞ ከግምት አስገብቶ በሚገባ ማስተካከል ለማዘጋጀት ይኖራል ማለት ነው። እንግዲህ እንደ አጠቃላይ ስናየው ደግሞ በጣም ብዙ የ የሰነድ ያጻጽፍ ሂደት ሙያ ላይ የተሰማሩ ሰዎች አሉ ማለት ነው። እነሱ በቀላሉ ደግሞ ሰነዳቸውን እንዲጽፉላቸውም ሆነ በተሻለ መንገድ ትልቅ የሆነ የ ሙያዊ ክህሎት ተጠቅመው በሚገባ ከሰዎች ጋር ያላቸውን የቁርኝትም በከፍተኛ ሁኔታ እንዲለውጡ ያደረጉበት ሂደትም ይኖራል። እና ይሄ ደግሞ በዋነኝነት ከሰዎች ጋር ሊያጋጭና እኛንም ከስራ ሂደቱ ሊያስወጣ የሚችል ነው ብዬ አስባለሁ። እና አንደ አጠቃላይ ትልቅ የሆነ ያስተሳብ ለውጥ ሲኖረን ወይም ደግሞ ምቹ በሚባል ሁኔታ ያስተሳሰብ ሂደታችንን ስናስተካክል በጣም በከፍተኛ ሁኔታ ትልቅ የሆነ የክህሎት አይነት እናገኛለን ማለት ነው። ምክንያቱም ደግሞ እያንዳንዱን የሰነድ ሂደት ስንይዝ ለምሳሌ በግብር እንኳን ስንሄደው የለው በተለያየ መንገድ ወደ ግብር ሰራዊት ስንሄድ ሰነድ እንኳን አጣ ሲሉን ሰነዱ ካለ በሚገባ የምንሰጥበት ሂደት አለ ብዬ አስባለሁ። እንግዲህ በስራ አቀምጥለው ይሄም የማድረግ ሂደት ይኖራል። እና እንግዲህ ይሄ የሰነድ አያይዝ ሂደት ትልቅ የሆነ ሙያ የሚጠይቅ ነው ብዬ አስባለሁ። ምክንያቱም እያንዳንዱ አገሮች የሚጻፉበት ሂደት ስለሆነ ምን አይነት ነገር ልጻፍበት? ምናይነት አይጻፍም የሚለውን በተገቢ መንገድ ለክቶ ማስረዳት የሚቻልበት ሂደት ስላለ ይሄ ነው እንግዲህ እንደ አጠቃላይ ስንመለከተው ትልቅ የሆነ የሰነድ አያይዝም ሆነ የሰነድ አጻጻፍ ሂደቶች አሉ ማለት ነው። ለጊዜው ያው እንደ ሙከራ በአንደኛው እንጀምር ብለን ነው እንጂ እያንዳንዱን ሰነድ የምንይዝባት ሂደት አለ ማለት ነው። እንግዲህ በብዙ መንገድ ስናየው እንግዲህ ሰነድ ወሳኝነት ነገር አለው። እና አጠቃላይ ወረቀት የያዘው ነገር በዛም ጥሩ ነው ማለት ነው። በእንግዲህ ዋነኝነት እንደ አጠቃላይ ይመስላል ማለት ነው። እያንዳንዱ የሰነድ አያያዝ ሂደት ወይም ደግሞ የሰነዳ አቀማመጥ ሂደት በተገቢ

እሺ በድጋሚ ተመልሻለሁ ማለት ነው። እንግዲህ ብዙ ጥያቄዎች የተነሱ ብዙ ሙላሾች እየሰጠው ነው ማለት ነው። እንግዲህ በጣም ጥሩ ቆይታ ያሳለፍኩ ነው ማለት ነው። እንግዲህ ወደ ጥያቄው ስገባ የህያጭ ግቦች አሉ የሚል ጥያቄ በጣም ጥሩ ነው። እንግዲህ እንግዲህ በማንኛውም ስራ የተሰማራ ሰው የሚሽያጭ የሚለውን ቃል በሚገባ የሚጠቀምበት በተግባራዊነት የሚሰራበት ሂደት አለ ማለት ነው። እንግዲህ ስለ ሽያጭ ስንመለከት ብዙ ነገሮች የሚሸጡበት ሂደት አለ ማለት ነው። ለምሳሌ ያክል ስንመለከት እንግዲህ እያንዳንዱ ነገሮች ለምሳሌ በአምራች ብኩር ብናይ ብዙ ነገሮችን አምርቶ ለመሸጥ ያቀርባል ደግሞ ሽያጭ ያከናውናል ማለት ነው። እንዲሁ ደግሞ ነጋዴውም ላይ ገዝቶ የሚያተርፍ በዚህ ልጅ አለ ማለት ነው ይሄ አንዱ ሽያጭ ነው። እንዲሁ ደግሞ የሽርሱ ቁሸቀጣ ሸቀጥ የሚሰሩም በተወሰነ መንገድ ከሌላ አካል ላይ ተረከው እነሱ ለህዝብ ሀብረሰቡ ደግሞ በተሻለ ዋጋ የሚሸጡበት ሂደት አለ ማለት ነው። እንግዲህ ዋናዊነት እግዲህ የሽያጭ ግቦች ወይም ደግሞ ሽያጭ ባለሙያዎች ናቸው ማለት ነው። እንግዲህ የሽያጭ ግብ አለ የሚለው በሚገባ የሽያጭ ግብ አለኝ ማለት ነው። ምክንያቱም ደግሞ የሊኖረኝ የቻለው በጣም በከፍተኛ ሁኔታ የ የሽጃጭ ግቦች ስንመለከተው በጣም በጣም ርቅ ያለ ነገር ነው ብዬ አስባለሁ ነው። ያጡት ለምሳሌ በሳምንት ምን ያህል መሸጥ አለብኝ በአስር ቀን ምን ያህል መሸጥ አለብኝ እንዲሁ ደግሞ በሃያ ቀን ምን ያህል መሸጥ አለብኝ የሚለው በደንብ ማረጋገጥ የሆነብኝ ማለት ነው። እኛ እንዳጠቃላኝ እና ይሄ ደግሞ የሚሆነው ለምንድነው? ብዙ ጊዜ የእያንዳንዱ የሰው አመለካከት ልየት ተለይ ቢሆንም በጣም ጥሩ የሆነ ጊዜ ላይ ደግሞ የተሻለ የእውቀት አድማስ የሚሰባበት ሂደት ነው ማለት ነው። እና አጠቃላይ ይሄ ብዙ ነገሮችን ስንመለከት የተሻለ ያደረገው የሚችልበት የራሱ የሆነ የልዩነት የሚፈጥርብህ ደግሞ እያንዳንዱን የሙያ ልዩነት የሚፈጥርበት አለ ብዬ አስባለሁ። እና ይሄን ደግሞ በተሻለ መንገድ ትልቅ የሆነ የመካከለኛው ካለ በጣም በተገቢው ሁኔታ ሰዎች የሚፈልጉትን የ እያንዳንዱን ይሄ ይሄ እኔ ያስፈልገኛል ይሄ እለብሳለሁ የሆነ ነገር ነው የምለው አለው በርቀት ያለውን ሂደት አይተው በሚገባው ይመገባል ብዬ አስባለሁ። እንደው ደግሞ አዎ በትክክል ከዚህ በላይ እንኳን ያን ያህል የሙያ ክህሎቱ ላይ የተሰማሩ ሰዎችን በጥሩ ሁኔታ እንዳስተናግዱ ማድረግ የተሻለ የክሎት ሂደት መኖር አለበት ብዬ አስባለሁ። አንድ አጠቃላይ ብዙ ነገሮችን ስናይ ከግምት ውስጥ ስናስገባው የአንዳንዱ ሀገር ያን ያህል ትርፍ የለውም እያሰባለሁ ማለት ነው መሆኑን እንደ ያሰራ ቢሆንም ሂደታችን ቢሆንም እንግዲህ በብዙ መንገድ ልናስተካክለው የሚገባን ሂደት አለ። ለምሳሌ ያክል እንግዲህ ስለ አንድ ሽያጭ ባለሙያ ስንመለከት ለምሳሌ አንድ ሶስት እቃዎችን ቢሸጥ ከእነኚህ ነው ይሄን ያው አስተሳሰብ ለምሳሌ ብር ይችላል ትርፉና ያንን ምን አይነት ስጠን ስንለው አስራ አምስት ብር ስራ አማር ነው ህይወቱ መኝታ ትልቁን የመግቢያ ስህተታችን አቅማሽ እንደማይፈልግ በደንብ ነው ያው አይ ሹድ እንደዛ ሲሆን ደግሞ የተሻለ የሙያ ክህሎት ሰዎች በጣም እንዳዳብሩ የሚያደርግባት ሂደት አለ ማለት ነው። እና እንደ አጠቃላይ በብዙ ወንገት ስናየው ሄልድ ሄልድ ማለት ነው። እንግዲህ እያንዳንዱን የስም ዝርዝር እያንዳንዱ የሽያጭ የስም ዝርዝሮችን በደንብ የሚገባ መያዝ በጣም ጥሩ ነው። እኮ አንድ ሰው እንኳን የሚያደርጋቸው የ ሽያጭ ሂደት ስንመለከተው በጣም በጥንቃቄ ሁኔታ እያየ በጥንቃቄ መንገድ ትልቅ የሆነ የሞራል ሂደትም ያ ሳስብ ሂደት። በደንብ የሚረጅበትም ሆነ እያንዳንዱን የሙያ እያንዳንዱ ትልቅ ሃይላንድ ይሄ ስንት ያን ያህል

እሺ በጣም ጥሩ ወደ ቀጣይ ጥያቄ እንገባለን ማለት ነው። እንግዲህ ስለ በልዩነት የመኖሪያ ቤትህን ንገረኝ የሚል ጥያቄ ነው በጣም ደስ ይላል። እንግዲህ ስለ ልጅነቴ የመኖሪያ ቤቴን እንግዲህ ስገልጽ። ያው ልጅነቴ ስንመረከተው እንግዲህ በልጅነቴ የተወለድኩት ያው ገጠር አማ ቦታ ነው የተወለድኩት ማለት ነው። እንግዲህ ገጠር ላይ ደግሞ የተለያዩ ተግዳሮቶች አሉ ማለት ነው። በጣም በከፍተኛ ሁኔታ ብዙ ተግዳሮቶች አሉ። ገጠር ላይ ስንመለከተው እያንዳንዱ የስራ ሂደትም ሆነ የሙያ ሂደት በተገቢው መንገድ ብዙ ነገሮች የሚጨምሩበት ሂደት አለ ወይም ደግሞ የተለያዩ ክብደት ያላቸው ሂደቶች አሉ። አለም ገጠር ላይ ሲኮር እንግዲህ የገጠር እድገት እንግዲህ ያው በልዩነት ከተለያዩ ጮረቃ ጭቃዎች የተለያዩ የክረምት ጊዜዎች ሊሆን ይችላል እንዴ ብዙ አይነት የአኗኗር ሂደት አለማለት ነው። ክረምት ሲሆን እያንዳንዱ አካባቢ እንዳለ ጭቃ ነው። በጭቃ ውስጥ መሄድ ነው እየወደዱ የተነሱ ወተለይ በልጅነት ሂደት ሲሆን ብዙ ነገሮችን የማስተዋል ሂደት ስለሌለኝ መሰለን ውሃ ውስጥ እየገባን እየተሞጫረቅን እንዲሁም ውጭ ቃ ነው ምንድነው ሳንል እዚህ ብለን እያዳከርን የምሄድ ብቻ ነው ማለት ነው። ከዛ በጊዜ ሂደት ያው ነፍስ እያወቅን እያወቅን ስንሄድ ከእነኚህ ነገሮች የምንቆጠብበት ሂደት አለ። ማለት በተወሰነ መጀመሪያ ራሳችንን ስናውቅ። እንዲሁም ቤተሰብ ደግሞ እንደዚህ አታድርጉ እንደዚህ ሆኖ በሚሉን ጊዜ ደግሞ ይሄ ከዚህም አንፃር እንግዲህ ወደ መተው የሄድንበት ሂደት አለና። እና እንግዲህ ገጠር ላይ ስንመለከተው እኔ እንዳደኩበትም ብዙ ነገሮች የሚቀይሩበት ሂደት አለ ማለት ነው። ምክንያቱም ስንመለከት እንግዲህ ገጠር ላይ እያንዳንዱ ስራዎች ድካም አላቸው ማለት ነው። እነዚህ ስራዎች ደግሞ በዋነኝነት የሚሰጡበት ሂደት እንደየ ቦታው ሁኔታ እንደየ ያለንበት የገጠር መስክ ቦታ ላይ ይለያያል ማለት ነው። ለምሳሌ በእኛ በኋላ በተወጣ በጣም የከብቶች ጨዋታ የሚረባበት ቦታ ነው ማለት ነው። ትንሽ ሸንተራራማ አካባቢ ነውና ትንሽ ተራራማ አለው። ከዚህ ከዚህ አንፃር ከብቶች በጣም የሚያረቡበት ሂደት አለና ከእያንዳንዱ ሰዎች በቃ በርካታ ከብቶች አሏቸው ማለት ነው። እና ከዚህ ከዚህ ጋር ተያይዞ ከፍቶች በልጅነቴ በጣም ስጠብቅነው ያደኩት ከትምህርቴ ጎን ለጎን ማለት ነው። ከዛ በቀን ጊዜ ሂደት ያው የእንጀራ ነገር ሲሆን ወደ ተለያዩ የትምህርት ማስኮች የምን የሄድኩበት ሁኔታ አለ ማለት ነው። እና ገጠር ላይ ያሳለፍነው ጊዜ በጣም በጣም አንዳንድ ጊዜዎች የማይረሱት ትውስታዎችን የሚያሳድርበት ሂደት አለ ማለት ነው። ምክንያቱም የርይነት ጊዜ ላይ የተለያዩ አመት በዓሎች ሲመጡ በገጠር አካባቢ ላይ ለምሳሌ እንደ እንቁጣጣሽ ምንምን አይነት በዓሎች ሲመጡ በጣም በጣም ሁሉ ነገር ደስ የሚልበት ሂደት አለ። በልዩነት ላይ አይምሮ ውስጥ የቀረው እንደዚህ አይነት የልጅነት ሂደቶችን በጣም ስለማስታውሳቸው አይምሮዬ ላይ ራሱ የቀሩበት ሂደት አለ ማለት ነው። እንግዲህ ይሄ ደግሞ በተለያየ ሁኔታ ላይ ተሰማርተን ስንሰራ መሆን ብዙ ነገሮችን ስናቅድ የተለያየ ነገር የምናገኝበት ሂደት አለና ከዚህ ከዚህም አንፃር ብዙ ነገሮችን የምንመለከትበት ሂደት አለ። ብዬ አስባለሁ። እና እንደ አጠቃላይ የጠቅለል አድርገተን ስናየው የልጅነት ህይወት ብዙ ነገሮችን ከብዙ ነገሮች የምንጠብቅበት ሂደት እንዲሁ ደግሞ ባለማወቅ ብዙ ስህተቶችን የምንሰራበት ሂደት አለ ማለት ነው። እንግዲህ ከዚህ ከዚህ አንፃርም ደግሞ በልዩነት ውስጥ ያሉ የአስተሳሰብ ሂደቶችን እንዲሁም ደግሞ የአመለካከት ለውጦችን በተለያየ መንገድ ቤተሰብ ያነፁበት ሂደት አለ ማለት ነው። እንግዲህ በዎነኝነት የቤተሰብ ህይወትም ከዚህ ከዚህ አንፃር ትልቅ የሆነ ጥቅም አለው ማለት ነው። እንግዲህ ደግሞ ለዋነኝነት ለሰዎች የምናደርገውን ሂደት ለኛም የምንሰራውን ሂደት በአጠገቤው ወገን ድርይስ ላይ እያንዳንዱን የሙያ ዘርፍ በደንብ በደንብ ዘርፍንና አውቀን መሄድ ሲኖርብን ለየት ባለ ሁኔታ የልጅነት ጊዜያችንን እናሳልፋለን ብዬ አስባለሁ። እንደአጠቃላይ ስንመለከተው እንግዲህ የልጅነት ህይወት በጣም ብዙ ነገሮችን ትዝታ የሚያሳድር እንደው ልጅነቴ ልጅነቴ ቢመለስ የምንልበት ነው ማለት ነው። በተወሰነ መንገድ የልጅነት ህይወቴን ገልጫለሁ ብዬ አስባለሁ። ይሄንን